ታሪክ መናገር እወዳለሁ በተለይ ደግሞ እዛ ታሪክ ውስጥ እኔ ከነበርኩበት ማለትም ደግሞ እኔ የተሳተፍኩበት ጉዳይ ከሆነ ለሌሎች ያንን ታሪክ ማካፈል ያስደስተኛል። ለምሳሌ በጉዞ ወቅት ስላጋጠመኝ ከዚህ በፊት ከአመታት በፊት ረጅም ጉዞዎችን በማደርግበት ጊዜ በመንገድ ላይ ስላጋጠሙኝ ነገሮች በታሪክ መልክ ለሌሎች ማውራትን እወዳለሁ። ከዚህ በተጨማሪ ደግሞ መጽሐፍት ላይ ስላሉ ከዚህ በፊት ስላነበብኩትና እጅግ በጣም ስለወደድኩት ታሪክ ረዘም ያሉ አመታትን ያስቆጠሩ ስለ ሀገራችንም ሆነ ስለ ሌላው አካባቢ የተከወኑ እውነቶችን በትረካ መልክ ለሌሎች መንገር እወዳለሁ

ከበዓላት ሁሉ የማስታውሰው የፋሲካን በዓል ነው። የፋሲካ አለት ሁለት ወር በጾም ከተቆየ በኋላ ስጋ፣ ዶሮ፣ ወተት፣ እርጎ እንዲሁም ደግሞ ሌሎች የወተት ተዋጾችን የምንጠቀምበት ነው። ታዲያ በዚህ እለት ያገኘነውን ስለምንበላ ብዙ ጊዜ ለሆድ ህመም እንጋለጣለን። በተለይ በማግስቱ ብዙ ሰው ይታመማል።

ከአለቃዬ ጋር እጅግ በጣም ሰላማዊ የሚባል ግንኙነት ነው ያለኝ። አለቃዬን በተለይ አሁን የምሰራበትን ተቋም ከተቀላቀልኩት ጊዜ ጀምሮ አብሬው እየሰራሁ እገኛለሁ። ባሳለፍናቸው ጊዜያቶች ውስጥም ብዙ መልካም ነገሮችን ከእሱ ለመማር እችላለሁ። በጣም ቅን እና ለሰው አሳቢ ሲሆን እሱ ያወቀውን ነገር ለሌሎች ለማካፈል የማይሰስት ሰው ነው። በዛም ደግሞ በጣም ብዙ ነገሮችን ስለራሴም ስለሌሎችም እንድረዳ እና እንድለወጥ አድርጎኛል። ከዚህ በተጨማሪ ደግሞ በተለይ እንድማር እና እራሴን እንድቀይር ከልክ በላይ ያበረታታኛል።